በጀት ታስተዳድራለህ ወይ? በጀት አላስተዳድርም ያው እራሴን ቢያስ እኔ እራሴ በማገኘው ገቢ ላይ ይሄን ለዚህ ይሄን ለዚህ አደርጋለሁ ብዬ እራሴን በራሴ ምናልባት ላስተዳድርበት እችላለሁ እንጂ በጀት የማስተዳደር ሁኔታ ላይ አይደለሁም።

ፍየል አይተህ ታውቃለህ እንዴ አዎ በደንብ አይቼ አውቃለሁ ብቻ ሳይሆን በልቼም አውቃለሁ። ፍየል ከሚበሉ እንስሳት ውስጥ አንዷ ስለሆነች። የፍየልን እስጋ ለመግብነት እንጠቀመዋለን። እና ከማየትም አልፎ ለመግብነት ለመግብነት የምንጠቀምበታልና። አውቃለሁ እኛ

በስራ ቦታ ጓደኛ አለህ? አዎ አለኝ የተለያዩ ጓደኞች አሉኝ በእርግጥ በእድሜ ከእኔ ጋር ማች ሚያደርጉ አይደሉም ነገር ግን ስራ ላይ እስካለው ጊዜ ድረስ ሁሉም የስራ ባልደረቦቼ ጓደኞቼ ናቸው በሚባል ደረጃ ናቸው እአ ይሄው አሉኝ።